በየትኛው ደሞዝ በየትኛው ቀን ታስተዳድራለህ ነው የሚለው ቀጣዩ ጥያቄ? እሺ ደሞዝ የማስተዳድርበት ቀን የትኛው እንደሆነ ለመግለጽ ያክል ማለት ነው ሁለት የተለያየ አይነት ስራዎችን ነው የምሰራው። አንዱ በእኛ ሀገር ያው ከሃያ ስድስት እስከ ሰላሳ ባለው የሚከፈልበት ደሞዝ እሰራለሁ። ሌላኛው ደሞዝ ደግሞ አንድ ቀን ብቻ የማገኝበት እሰራለሁ። ከዚህ ውጪ ደግሞ በፈረንጆችም አንድ የማገኝበት ከአንድ እስከ ባለው የማገኝበት ሌላ ስራም አለኝ። ከዚህ ውጪ ግን የራሴ ስራ ስለሆነ አብዛኛው ጊዜ የምንሰራው እነዛ በትርፍ የምሰራቸው ሰአቶች ናቸው። ይሄኛው ግን በትርፍ ጊዜ ስለሆነ አብዛኛው የራሴ ስራ ስለሆነ ይሄን ያክል ገንዘብ ነው የማገኘው።